የስራ ግምገማ ታደርጋለህ ወይ? ይላል አዎ የስራ ግምገማ እናደርጋለን። ያው በጋራ ነው የምንሰራው። ያን የሰራነው ስራ በሳምንት ላይ የሰራነው ስራ ግምገማ እናቀርባለን። ምክንያቱም የሰራናቸው ስራዎች በሙሉ በሳምንቱ መጨረሻ ላይ እሁድ ቀን ጠዋት ላይ ተገናኝተን ያለውን ነገር እንወያያለን። ምን ምን በዚህ ሳምንት ጥሩ ስራዎች ሰርተናል። ምን ምን ያክል አትራፊ ሆነናል። ድክመታችን ምንድነው ስህተታችን ምንድነው ያንን አንዳንድ ችግሮችን በሙሉ ችግሮችን ነቅሰን እናወጣለን። ለነዛ ደግሞ መፍትሄዎችን እያንዳንዱን እናስቀምጣለን ማለት ነው። ቀድሞ ጠንካራ ጎኖች ያሉትን ጠንካራ በቃ በተሻለና ደግሞ ከዛ ይሄን በሚያምር አቀራረብ ዘዴ እንድናቀርብ እናደርጋለን ማለት ነው። እና ስራችን በተለያየ ነገሮች እንገመግማለን ማለት ነው። ክፍተት ያለብንን ክፍተት ይሄ ይሄ ክፍተት አለ ከዚ ከዚ አኳያ እናስተካክል እናርም እንላለን። እንዲሁ ደግሞ ጥሩ ነገር የሚባል ሰው ደግሞ ጥሩ ያለውን ደግሞ በዛው እንዲቀጥልና ደግሞ በበለጠ ሁኔታ እንዲሆን እናስተካክላለን

ልደትህን እንዴት ታከብራለህ? ይላል ልደቴ እኔ ነው የማከብረው። የተለያየ ዝግጅቶችን በማድረግ ነው። ያው ባለኝ አቅም ሁኔታ እንዴት ነው የማከብረው። ሻማ? እገዛለሁ ሻማ ከተገዛ በኋላ ያው ቤተሰብ ዳቦ ይጋገራል ማዘር ዳቦ ምጣድ ትደፋለች ድፎ ዳቦ እሱ ድፎ ዳቦ ከተደፋ በኋላ። ከዛ ጠላ ይዘጋጃል ጠላ ከተዘጋጅ በኋላ ቡና ይፈላል ማለት ነው። ከዛ ያንን ሰው ይጠራል ጎረቤት ምናምን ዘመድ ይጠራል። ከዛ በላይ ያንን በደስ በሚል ሁኔታ እናሳልፋለን ማለት ነው። የልደት በመታሰቢያ በማድረግ ማለት ነው። ከዛ በተለይ ጽሁፍ ይጻፋል በወረቀት ላይ የልደት ማስታወሻ ቀኑን ቀኑን የተወለድኩበት ቀንና ወራቱን አሁን ስንት አመት እንደሆነ። በ ባነር ላይ ይፃፍና ይቀመጣል ማለት ነው። እና ዳቦ ከዛ ይቆረሳል እሱ ዳቦ ከተቆረሰ በኋላ ቡና ተፈልቶ ዳቦ ይቆረሳል። ዳቦ ተቆርሶ ከዛ በላይ በቃ ሲስቁ ሲጫወቱ ማምሸት ነው ማለት ነው። እና የልደት በዓሌን በዚህ ሁኔታ አከብራለሁ ማለት ነው።

መብራት ሲቆረጥ ምን ታደርጋለህ? መብራት ሲቆረጥ ያው ቶሎ ያን ቆጣሪ አጥፍቼ ቆጣሪ ካጠፋው በኋላ ያንን ለመቀጠል ነው የምሞክረው ማለት ነው። ይኸው ልምዱም አለኝ። መቀጠል ማለት ነው ለምሳሌ ተቆረጠበትን ቦታ በማየት ያን ሄጄ ቼክ አደረገና ቆጣሪ መልስና ያንን ገመድ ከተቃጠለ ገመዱን መቀየር ነው። ከተቆረጠ ተቆረጥበትም ቦታ ማስተካከል ነው። ማለት ቤት ላይ እኛ ቤት ውስጥ ላይ ከተቆረጠች ዋና መስመር ምናምን እንደዚህ የራሱ ቴክኒካል ሞተ ከተቆረጠንእንደዚህ የማይመለከተው ከሆነ ለሰውን እሱን ደግሞ ወደ ቀጥታ ወደ መንግስት ተቋማት ራሱ መብራት ሀይል ተቋማት ላይ በመደወል በተለው እንዲያስተካክሉት ሪፖርት ማድረግ ነው። ያው ደውሎ ማሳወቅ ነው። ለነሱ ሪፖርት ካረግን በኋላ በሰ በሰአቱ መተው እንዲሰሩትና ወደ ስራዎች እንድንመለስ የምናደርገው ማለት ነው። እና ተለየ አሁንም አሁንም በመደወል ቶሎ ምላሽ ስለምትሰጡ አሁንም አንተ በመደወል ያው ስራ አታር እንዲቀጥሉት ማድረግ ነው ማለት ነው። እና ያው መብራት ሲቆረጥ ያው ቤት ላይ ከሆነ እኛው እናስተካክላለን። ግን ተያይዞ መስመር ላይ ምናምን እንደዚህ ዋና እንትን ከሆነ ግን ለነሱ ሪፖርት በማድረግ ተሮ እንዲ ሰራ ነው ምናደርገው ማለት ነው

ምን አይነት የሙቀት መጠን ትመርጣለህ? ለሚለው እኔ የምመርጠው የሙቀት አይነት መካከለኛ በቃ በጣም ከፍተኛ የሙቀት ሚክስቸር ያለው ሳይሆን በጣም ቅዝቃዜ ያለው ሚክስቸር መካከለኛ የሆነ የሙቀት አይነት በጣም ለኔ ይመቸኛል። ማለት በቃ ቀዝቃዛም ሳይሆን በጣምም በጣም ሞቃትም ሳይሆን የተመቻቸ አየር ሁኔታ ነው ለኔ ምቹ ውስጤን ደስ የሚለኝ ማለት ነው። እና አብዛኛው እኔ አሁን ያለሁበትም እንደዛ አይነት ካራክተር ነው ያለው በጣም ሙቀት ያልሆነ በጣም ቅዝቃዜ ያልሆነ መሃከለኛ ወይናደጋ የሚባል አካባቢ ነው ያለሁት ማለት ነው። እና ይሄ ሙቀት ለኔ ተስማሚ ነው። ተስማሚ ለስራም ለተለያየ ነገር አሪፍ ነው ማለት ነው። ይሄ ያለው የ ሙቀት አይነት

ወተት ትጠጣለህ ይላል አዎ ወተት እጠጣለሁ ወተት ብዙ ጊዜ ጠጥቼ አውቃለሁ ማለት ነው። አየው እና እዛለይ ያው ላሞች አሉ እነዛ ላሞችን። አልባለሁ አልቤ አንዳንዴ ትኩስ እዛው ሳላፈላ ምንሳልል ጥሬ ወተቱን ጠጥቼ አውቃለሁ። እንደው አንዳንድ ጊዜ ደግሞ የተፈላ ምናምን እሱን እጠጣለሁ ማለት የው ወተት። ብዙ ጊዜ ብዙ ጊዜ እጠጣለሁ ማለት ነው። እና ወተት ያው ጥሩ ነው ለሰውነትም እና ጥሩ የሰውነትን ግንባታ ይሰጣል ማለት ነው። እና ወተት ብዙ ጊዜ እጠጣለሁ ማለት ነው። እኔ ባለሁበት

መስመር ላይ ግዢ ትፈጽማለህ ነው እንዴ አዎ በመስመር ላይ ግዢ አንዳንዴ እፈጽማለሁ ማለት ነው ንደዚሁም የተላዩ የግዢ አይነቶች አሉ። እንደ በመስመር ላይ የሚሸጡ ልብሶች ለምሳሌ እንደ የሆነ ልብሶችን ይዘረጉና መስመር ዳር እነሱ እነሱ ያሉትን ልብሶችን ያው እገዛለሁ ማለት ነው፤ እና ያው መስመር ላይ አብዛኛው ልብስም እገዛለሁ እቃ እቃም አንዳንድ እቃዎች ጫማዎች እንዲሁም የተለያየ ነገሮች ይሸጣሉ መስመር ዳር ላይ ዋጋቸው ቅንስ ያለ ስለሚሆን ከእነሱ አንዳንዴ ኳሊቲያቸውም የወረደና እንትን ባይሆንም እንደዚህ ገዝቼ አውቃለሁ መስማር ለማለት ነው።

ማንቂያ ሰዓት ትጠቀማለህወይ? ይላል። ማንቂያ ሰዓት አዎ እጠቀም ነበረ ያው በትምህርት ጊዜ ሌሊት አስታውሳለሁ። ያን አራተኛ ክፍል አምስተኛ ክፍል ተማሪ እያለሁ እና ሰዓት እቀጥር ነበረ። ሰዓትን ቀጥሬ ልክ ዘጠኝ ሰዓት አካባቢ ላይ በጣም አላርም ይጮሃል። እና ሲጮህ የዛን ጊዜ ብድግ ብዬ ተነስቼ ከዛ እንቅልፍ እንዳይወስደኝ ታጠብቼ ታጥቤ ምን ብዬ ወደ ስራ ወደ ንባቤ እገባ ነበርና ያ ማንቂያ ሰዓት። ብዙ ግዜ ታች ነበር ምጠቀመው ያው አሁን ላይ ግን ያን ያክል አልጠቀምም። አሁን ባለውበት ፖዚሽን ማለት ነው። ድሮ ግን እስከ አትሊስት ከስም አስራ ሁለተኛ ክፍል አካባቢ እንደዛ እየተጠቀምኩ ነበር። የማንቂያ ደወሎችን ማለት ነው። እና እነሱ ጥሩ ነው ግን ያው ቀድሜ ሲጀመር ስለማስበው። ያን እንደምነሳ አላርም እንዳለኝ ስለማስበው ከአሁን ከአሁን ጮኸ አልጮኸኝ እያልኩ በቃ። ጥጥ እላለው በቃ ሰዓት ደረሰ አልደረሰ እና። አላርም መፍጠር ማለት ያው ቅድመ ሁኔታ። እራስን በአእምሮ ያዘጋጀነው አላርም ራሱ ስለሆነ። እንደዛ የመፈጠር ብዙ ጊዜ አለ ማለት ነው። እና አላርሞቼን እጠቀም ነበር

የስራ ልብስ ትለብሳለህ አዎ የስራ ልብስ እለብሳለሁ። ወደ ስራ እኔ ስሄድ ጠዋት የስራ ልብሴን አዘጋጅቼ ነው የማወጣው ማለት ነው። እና የስራ ልብሴን እለብሳለሁ ያን ከለበስኩ በኋላ ወደ ስራዬ ገብቼ ስራውዬ ማታ ደግሞ አውልቄው እዛ አስቀምጣለሁ ማለት ነው። የስራ ልብስ ይኸው። ልብሱ ይኸው ሴፍቲ ያልጠበቀ ነው። ምክንያቱም የኛ የጉልበት ስራ ነው በጉልበት ስራ ስለሆነ በጣም በቃ ቆሽሾና ምናምን ብሎ ነው። የሚለው ከዛ ያንን። ይኸውም በሳምንቷ የምናጣው እንጂ እንደዛ በጣም በቃ አመዱን ዱቄቱን መሰለን ነው የምንውለው። ይሄን ስራ ልብስ የምንጠቀም ራሱን የቻለ የስራ ልብስ አለን ማለት ነው። የኛ የምንሰራ የምንሰራበት ማለት ነው። እና ብዙ ጊዜ የስራ ልብሳችንን ነው ተጠቅመን ወደ ስራ የምንገባው ማለት ነው።

ላፕቶፕ አለህ ወይ ይላል? ያው ላፕቶፕ የለኝም። ላፕቶፕ እንዲኖረኝና በእጅ እንዲኖረኝ በጣም የምፈልገው ወደፊት ማሳካት የምፈልገው። በጣም ማቴሪያል እሱ ነው። በጣም አሁን ለተለያዩ ነገሮች ላፕቶፕ እንደሚያስፈልገኝ ጥቅሙን አሁን አውቄዋለሁ። ከትንሽ ጊዜ በኋላ በተለይ ስራዎች ላይ በላፕቶፕ የሚከናወኑ ነገሮች አሉ። እና እሱን ለማሳካት በፊት በጣም እፈልጋለሁ። ለመግዛት ማለት ነው። አሁን የፋይናንሻል ችግር እጥረት ስላለ እሱን አሁን ማድረግ አልችልም። ግን ወደፊት ጠንካር ብዬ ሰርቼ እየሰረችኝ ላፕቶብ አሳክቼ ሌላውም ደግሞ ሌላ ነገሮችን ለመስራት እቅዱና እንትኑ ፕላኑ አለኝ ማለት ነው። አሁን በእጄ ጋር ላፕቶፕ የለም ማለት ነው። ግን ወደፊት ትልቁ እቅዴና የመጀመሪያው እቅዴ ነው። ምክንያቱም በዛ ብዙ የምሰራቸው ነገሮች ስለሚኖሩ ላፕቶፕ ግዴታ ያስፈልገኛል ማለት ነው።

የምወደው የመጠጥ አይነት ጠላ ነው። እኔ በጣም ጠላ በጣም እወዳለሁ። በልጅነቴ ጀምሬ የምጠጣው እና አሁንም የምወደው የመጠጥ አይነት ጠላ ነው። ማዘር ከልጅነት ጀምሬ ከቤት አንድም ቀን ጠላ ጠፍቶ አታውቅምና በየቀኑ ስንጠጣ ነበርና አሁን የተለያዩ መጠጦች አሁን አድርጌያለሁ። ለእኔ ጠላን አይተኩልኝም እኔንጃ ብቻ ቢራም ይኑር ድራፍት ይኑር የተለያዩ የመጠጥ አይነቶችም ይሁኑ ለእኔ ግን ቢኖሩም መጠጥ ብጠጣም ጠላን በቃ በጣም በህይወቴ አስቀድመዋለው ማለት ነው። ለእኔ ለኔ እንደ ግሌ እንደ ምርጫዬ ማለት ነው። እና ጠላ በጣም እወዳለሁ። ያው በቃ ይሄው ቤት ጋር ስሄድ በቃ ትዝ የሚለኝ ይሄ ማዘር የምታዘጋጀው የጠላ ነው። በጣም በቃ ደስ ይላል በቃ ገና በአይኔ ሳይ ብርጭቆ ላይ በቃ ደስ በቃ እርካታ አለው ማለት ነው። እሱ በጣም ወፈር አድርጋ ትበጠብጠዋለች ታውቃለች እኔ የምፈልገውን እና ወፈር አድርጋ ታቀርብልኛለች እሱን በቃ አንድ ሶስቱን ሁለቱን እንዳልኩት በቃ ጥግብ ነው። ሆዴ የሚለው እና በጣም በቃ ደስ ይለኛል አዕምሮዬም ደስ ይለኛል እና ሁሌም ትዝ የሚለኝ እሱ ነው። የማዘር ጠላ ነው ማለት ነው። እና ጠላ በጣም ለኔ የመጀመሪያ ቅድሚያ ምርጫዬ ነው።

"ስንት ብድር ልብስ ትጠቀማለህ?"ለሚለው የምጠቀመው ብርድ ልብስ ሁለት ነው። ሁለት ብርድ ልብስ አሉ እነሱን ነው የምጠቀማቸው ያው ሰሳ ያሉ ናቸው እነሱን ደራርቤ ተኝቼ የማድረው ማለት ነው እና እነሱን ልብሶችን ለብሼ አድራለሁ ማለት ነው። ሽፉን ፉን ብዬ አድራለሁ ለባብሼ ማለት ነው እነሱን።

ቃልህን እጠብቃለሁ ይላል ቃሌን አዎ እጠብቃለሁ ቃል ገብቻለሁ እውነት የገቡትን ቃልም አንድ ቀን አጥፌው። አላውቅም አጥቼው አላውቅም ታጥፎብኛል። ገባልኝ የቃል ሰው ደግሞ ጣጥፎብኛል ግን ያን ቃል አጠፈብኝ ብዬ እኔን ቃል አላጠፍኩትም። ጠብቄውና አሁንም ያው ያለነው ማለት ነው። ምክንያቱም ለማስተካከል ብዙ ቃል በጣም ከባድ ነው። ቃል ማለት በራስ ህሊናና በፈጣሪ መሃል ያለ ነው ማለት ነው። ሰው አየኝ አላየኝ። እንደዚህ ባደርግ ምን ባደርግ ሳይሆን በራስ ህሌና ጋር ተቀምጦ የሚቀመጥ በጣም ትልቅ ትልቅ ሚስጥር ነው። ቃል ከባድ ነው ቃል ቃል መጠበቅ ማለት በጣም ጥንቃቄና የሚፈልግ ነው። ጊዜ ገንዘብ ሰው ጊዜያዊ ጥቅም ሳያታልል የሰው ልጅ ቃሉን ጠብቆ ሲኖር ትልቅነት ነው። እና ቃሌን እኔ ለሶስት አመት ያክል ጠብቄ ቆይቻለሁ አሁንም እየጠበቅኩ ነው። ግን ያው ተስፋ አደርጋለሁ ወደፊትም ይሄንን ይዤ እንደምቀጥል ማለት ነው። እና ቃል ቃል እዳ ነው የሚባለው እውነት ነው። ቃል በስራ አትጠብቁና ብዙ ማቆየት ጥበብም ታማኝነትም ለራስህ ትልቅነት ነው ማለት ነው